ከደንበኞች ጋር ትገናኛለህ? አዎ እገናኛለሁ ደንበኛ ማለት በአማርኛ ከአሁን በፊት በንግድም ሊሆን ይችላል በተለያየ ስራዎች ተገናኝተን አሪፍና ተመጣጣኝ አገልግሎት ለእኔ ከሰጠኝ ከእሱ ጋር የመገናኘት እድል አለኝ ማለት ነው። ስለዚህ በተደጋጋሚ የመገናኘት እድል አለኝ ከደንበኞች ጋር እገናኛለሁ።

ኢሜይል አዎ እጠቀማለሁ ኢሜይል ብዙ ጊዜ ከሚጠቀሙ ሰዎች ውስጥ አንዱ እኔ ነኝ። ቢል ማጋነና አይሆንብኝ ኢሜይል ከድርጅቶች ለሚመጡልኝ ስራ ስፈልግ እንዲሁም ደግሞ ትምህርቶችን ስማር ማስታወቂያዎች እንዲሁም ደግሞ የሚወጡ ስራዎችን ለማየት ያግዘኛል። ከጓደኞቼም ጋር ለማውራት ያግዘኛል። አመሰግናለሁ

አቧራ ችግር ይፈጥርብሃል? አዎ ችግር ይፈጥርብኛል ምክንያቱም የመተንፈሻ አካላቶቼ ብዙ ጊዜ በተለያየ በሽታ የሚጠቁ ስለሆኑ ያፍነኛል እንደገና ያስለኛል ያስነጥሰኛል የተለያየ በሽታዎችም ያመጣብኛል አቧራ ችግር ላይ እኔ ያመጣል አዎ ይፈጥርብኛል

ሰአቴን በአግባቡ የምጠቀም ሰው ከመሆን የተነሳ ለነገሮች ሁሉ በሰአት የምደርስ ሰው ነኝ። ለምሳሌ ስራ ቦታ ስገባ ስራዎችን ስሰራ እንድሁም መንገዶችን ስጓዝ ቀጠሮ ሲይዝ ሰአቴን አክብሬና በተሰጠኝና በተመደበልኝ ሰዓት እደርሳለሁኝ።

በአንድ ግዜ ብዙ ስራዎችን የማስተናግድ ሰው አይደለሁም። ምክንያቱም አንድ ነገር ላይ ትኩረቴን ካሳረፍኩኝ እዛ ነገር ላይ በደንብ የመስራትና የማሰብ ችሎታዬን እንዳይነጠቅብኝ አንድ ስራ ላይ ነው። ማተኩረው ብዙ ስራዎችን ማስተናገድ አልችልም ማለት ነው።

መብራት ሲቆረጥ የማደርገው ነገር ካየሁት ምንድነው? ለመብራት ሀይሎች ደውዬ እናገራለሁኝ እንዲጠገን እንዲስተካከል አደርጋለሁ። የምችለው ከሆነ ደግሞ እኔም ራሴ ለመጠገን እሞክራለሁ። መብራት ከተቋረጠ ደግሞ ሌላ የመብራት አማራጮችን እጠቀማለሁ

የቤቴት ጣሪያ የተሰራው ኮምፖርሳቶን ወይም ችቡድ የሚባል እንጨት አለ ከእሱ የተሰራ ነው። የምኖርበት ህንፃ ከብሎኬት የተገነባ ሲሆን ጣራው ወይም ደግሞ ከአንጨት ወይም ኮምፐርሳቱን ወይም ደግሞ ችፕ ከተባለ እንጨት የተሰራ ነው።

በብዙ ህዝብ መካከል ይመችሃል ወይ ለሚለው ጥያቄ? አንዳንድ ጊዜ ይመቸኛል አንዳንድ ጊዜ አይመቸኝም ለምሳሌ በብዙ ህዝብ ውስጥ ሆኜ የማይመቸኝ በገበያ ውስጥ ጫጫታ ረብሻ ስለሚመዛበት ነው። ጸጥ ያለ ቦታ እንደ ላይብረሪ የህዝብ ማንበቢያ ክፍሎች ውስጥ ግን ይመቸኛል። ጸጥ ያለ ስለሆነ ማለት ነው።

አዎ ሌሎች ተርበው ወይም ሳይበሉ ሲቀሩ ሳይ በጣም አዝናለሁኝ። መረዳዳት መጠያየቅ ለሌሎች ማዘን ደግሞ ሃይማኖታችንም ኢትዮጵያዊነታችን ባህላችንም ስለሚያስገድድን። ካለኝ ላይ ምግቤን ለሌሎች ማካፈል ከሚባለው በላይ ደስተኛ ነኝ ማለት ነው

ወደ ስራ የምለብሳቸው ልብሶች ጠዋት ላይ ስገባ የራሴ የምላቸውን ሸሚዞች ጂንስ ሱሪ እንዲሁም ደግሞ ተካፋች ሸሚዞችንና ኮቶችን እለብሳለሁ ስራ ቦታ ስደርስ ግን ጋዋን ወይም ደግሞ የደንብ ልብስ ካላይ ደርቤ ወደ ስራ እገባለሁ ማለት ነው እንደዛ ነው።

ከዘመዶቼ ጋርና ከጓደኞቼ ጋር በጣም ብዙ ጊዜ ከተገናኘን ከቆየንና አግኝቻቸው የማላክ ከሆነ ሲናፍቁኝ በቪዲዮ ኮል በቪዲዮ ጥሪ እናደርጋለን። ለምሳሌ ዙም የተባለውን የቴሌግራም ዋትሳፕ እንደውም ኢሞን በቪዲዮ ጥሪ እናደርጋለን

አዎ ነገሮችን በስርዓት በመልካቸው በተለያየ ቦታ የተበታተኑ እቃዎችን አንድ ላይ መሆን ያለባቸውን አንድ ላይ ሰብስቤ አስቀምጣለሁ ቦታ ቦታቸውን አስይዛለሁ። እና ነገሮችን በስርዓት እና በሚገባቸው መንገድ ነው የማስቀምጣቸው

መዋኘት አልችልም ውሃ በጣም ነው የምፈራው። ውሃ ከመፍራቴ የተነሳ የመዋኘት ልምድ ማካበት አልቻልኩም ማለት ነው። እንደገና ተወልጄ ያደኩበት ቦታም ሰሜን ሸዋ ውስጥ ማለት ነው በብዛት ውሃ ስለማይገኝ በልጅነቴ መዋኘት እድል ስላላገኘው አሁንም መዋኘት አልችልም ማለት ነው።

አዎ እፈጥራለሁኝ በምሰራበትም የስራ ቦታ ሆስፒታል በመሆኑ የተለያዩ የዴታ ማሰባሰ የመረጃ ማሰባሰቢያዎችን አዳድስ ለሰው ልጅ ስራ የሚያቀሉ ነገሮችን እሰራለሁ። አዳዲስ ፈጠራ ላይም እሰማራለሁኝ በጣም እወዳለሁ

ሙዚየም መሄድ እወዳለሁ። ምክንያቱም ደግሞ ሙዚየም ማለት የአንድ ሀገር ሀብት ከመሆኑም የተነሳ ባለፈው ዘመን ላይ ምን ምን ታሪኮች ተሰርተዋል። የሰው ልጅ የስልጣኔ እድገቱ ከየት ወዴት ነው? የሚለውን ስለሚያስረዱ ሙዚየም መጎብኘት በጣም እወዳለሁ። መሄድም እወዳለሁ

ስልክ ከህይወቴ ተለይቶ አያውቅም። ሙሉ ሰአቴን እጠቀማለሁ። ምክንያቱም ከሰዎች ጋር አደዋወላለሁ በስልኬ ትምህርቶችን እማራለሁ ቪዲዮዎችን አያለሁኝ። የባንክ ገንዘቦችን እላላካለሁ እና ብዙ ዘርፈ ጥቅም ስላለው። ሙሉውን ሰዓት እጠቀማለሁ ሙሉ

የምወደው ጣፋጭ ምግብ እንቁላል ነው። እንቁላል በሳንድዊች ተሰርቶ በጣም ደስ ይለኛል። ሁለተኛ ደግሞ ኬክ ክሬም ተቀብቶ ከሆነ ሳንድዊች ቦምቦሊኖ ዳቦ። እንጀራ በቲማቲም በጣም እወዳለሁኝ።

የስራ ጊዜያችን እንደ ኢትዮጵያ ከጠዋት ሁለት ሰዓት ተኩል ይጀመራል፣ ከዛ ስድስት ሰዓት ተኩል ላይ እንወጣለን፣ ከስድስት ተኩል እስከ ሰባት ተኩል እረፍት ነው ምሳ የምንበላበት፣ ከሰባት ተኩል ጀምረን ደግሞ እስከ አስራ አንድ ተኩል ሆስፒታል ስለሆነ የምሰራው በዚህ መንገድ የስራ ሰአቴን አሳልፋለሁ ማለት ነው።

በስራዬ ላይ ተግዳሮት ያለው ምንድነው እኔ ሆስፒታል የጤና መረጃ ባለሙያ ነኝ። ሀገራችን ኢትዮጵያ ውስጥ መብራት በተደጋጋሚ ይጠፋል ኢንተርኔት ያለምንም አሳውቆኝ ይጠፋብናል ማለት ነው። ተግባራት ይሄ ነው የትራንስፖርት ችግርም ጭምር ማለት ነው።

ቤተሰብ እንደ ኢትዮጵያውያን ባህል በአመት ሶስት ጊዜ ለተላላቅ በዓላት እንገናኛለን ለዘመን መለወጫ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። የልደት በዓልና ለፋሲካ በዓል በአመት ሶስት ጊዜ እንሰበሰባለን ማለት ነው። ከሩቅ ሀገርም መጥተን አብረን እናሳልፋለን

አዎ ምድር ላይ ከሚያስደስቱ ነገሮች አንተ አቅም ኖሮ ሌሎችን መርዳት ስትችል ነው። አቅምም ባይኖር ግን ሰው ከእኔ እርዳታ ከፈለገና እኔ አግዤው ትልቅ ደረጃ የሚደርስ ከሆነ። ከዚህ በላይ የሚያስደስት ነገር የለም። እና ሰውን እረዳናለሁኝ። አግዛለሁ ማለት ነው።

የምወደው መጠጥ ተፈጥሮአዊ የሆነ ነገር ነው የሚያስደስተኝ ብዙን ጊዜ ውሃ። ከዛ ካለፈ ደግሞ የአምቦ ውሃ በሀገራችን በኢትዮጵያ የሚመረተውን እሱን እጠጣለሁ። እንዲሁም ጠላ ወይን እነዚህ የመሳሰሉት ጠጅ እነዚህ

እድለኛ ነኝ ብዬ አምናለሁ ምክንያቱም። ካለመኖር ወደ መኖር በመምጣቴ ራሱ እድለኛ ነኝ በእናቴ ማህፀን ሳለሁ ምንም ጉዳት ሳይደርስብኝ በመወለዴ። እዚህ በመድረሴ እድለኛ ነኝ። ብዙ እድሎችም ተሳክቶልኛል እድልም አለኝ። ወደፊት የሚኖረኝ አለ።

የቪዲዮ ጥሪ ዘመዶቻችን ሲናፍቁን ጓደኞቼ ሲናፍቁኝ ከተለያየ ሀገራትና አለም ላይ የሚኖሩ ጓደኞቼን ለማግኘት የቪዲዮ ጥሪ አደርጋለሁ በቪዲዮ እናወራለን። እንደ ኢሞ እና እንደ ዋትሳፕ ያሉትን የሶሻል ሚዲያ መተግበሪያዎችን በመጠቀም የቪዲዮ ጥሪ እናደርጋለን ዙምንም ጨምሮ እንጥል

የምመኘው ስራ የኮምፒውተር ሳይንስ ወይም ዳታ የመረጃ ወይም የውሂብ ትንተና ባለሙያ መሆን ነው። በዛ በተረፈ ደግሞ የአውሮፕላን አብራሪ ሰራተኛ የመርከብ ሾፌር። የማሽኖች ሾፌር መሆን

የደንበኛ እርካታን ታሳውቃለህ አዎ አሳውቃለሁ። ምን ያክል? ደስተኛ እንደሆኑ በምሰጣቸው አገልግሎት ከአንድ እስከ አስር ደረጃ ስጡ ብዬ ስለምጠይቃቸው እርካታቸውን በዛ መንገድ ይገልጽልኛል። የደንበኛ እርካታን አሳውቃለሁ ውጤቱንም አሳውቃለሁ

ቤቴን በቀን ሁለት ጊዜ አጸዳለው አንደኛ ጠዋት ከመኝታዬ ስነሳ። ሁለተኛ ደግሞ ስድስት ሰዓት ላይ ምሳ እንድበላ ስመጣ አጸዳለሁኝ። በመወልወያና በቤት ማጽጃ ከሳር በተሰራ መጠረጊያ ቤቴና ጣራውን ግዳውን አጸዳ

የስራ ልብስ እለብሳለሁ። ለምሳሌ እኔ በምሰራበት ተቋም ሆስፒታል ውስጥ ስለሆነ የ የስራ ልብሳችን ነጭ ጋውን ይባላል። እሱን ለብሰን ጠዋት ላይ ወደ ስራ እንገባለን። ወደ ቤታችን ስንሄድ ደሞ እናወልቀዋለን የስራ ልብስ መለያ

የድሮ ፎቶዎችን በኢሜል ይዣቸዋለሁ ትዝታን ወደኋላ መመለስን ደስ ስለሚለኝ በኢሜሌ አስቀምጬ ይዣቸዋለሁ። የድሮ ፎቶዎችን ይይዛለሁ። ፎቶ ቤትም ሄጄ በኮምፒውተር በማስቀመር ፎቶ ከወጣ በኋላ ቤቴ ግድግዳ ላይ ለጥፌያችኋለሁ። የድሮ ፎቶቼን አስቀምጠዋለሁ

ከስራ ባልደረቦቼ ጋር በፍቅር በአንድነት በመተሳሰብ ነው የምንሰራው በጣም ጥሩ የሆነ ግንኙነት አለኝ እወዳቸዋለሁ ይወዱኛል። በበዓላት ቀን። ሀገራዊ ክብረ በዓል በሚከበሩበት ሰዓት አብረን እንውላለን። አብረን እናሳልፋለን ብዙ ነገሮችን። አብረን እንካፈላለን

ኮምፒውተር መጠቀም እችላለሁ። ከኮምፒውተር ጋር የተያያዘ ትምህርቶችን ስለወሰድክ ኮምፒውተርም በየቀኑ በህይወቴ ውስጥ ከምሰራቸው ስራዎች ከኮምፒውተር ጋር የተያዙ በመሆናቸው ኮምፒውተር እጠቀማለሁ። ለምሳሌ መረጃዎችን ለመላክ መረጃዎችን ለመቀበል ትምህርቶችን ለመማር። እንዲሁም ደግሞ ወረቀቶችን ፕሪንት

ጥፍሬን እቆርጣለሁ ምክንያቱም ንጽህናን ከመጠበቅ ውስጥ አንዱ ጥፍር መቁረጥ ስለሆነ ጥፍሬ ውስጥ ቆሻሻ እንዳይዝ ምግብ በምበላበት ሰዓት ከፍተኛ የሆነ የባክቴሪያ ክምችት ጥፍስ ውሰጥ እንዳይቀመጥ እቆርጣለሁኝ። በምላጭ በመቀስ እንዲሁም በስለታማ ነገሮች እናስወግዳለን።

የስራ ቦታዬ በጣም ምቹ ደስ የሚል በዛፎች የተከበበ በዛፎች የተሞላ እጽዋቶች ተፈጥሮአዊ እጸዋቶች ያሉበት። እንደውም ደግሞ የጤና ባለሙያዎች ዶክተሮች ነርሶች አዋላጅ ያለበት። ሆስፒታል ነው የሰራው ቦታዬ ከምለው በላይ ምቹ ነው

አልወድም። ሲጀመር ማደንዘዝ ምኑ ነው ደስ የሚለው ደስ አይልም እኮ ማደንዘዝ ማደንዘዝ ትወዳለህ? ለምሳሌ ምንድነው ማደንዘዝ? ሰውን ማደንዘዝ ማፍዘዝ ማለት ነው። እና ጥሩ አይደለም አልወድም። ደስ አይለኝም።

አልችልም ሹራብ መስፋት አልችልም። የሚችሉ አሉ ጨርቁን በመቅደድ ዲዛይን በመውጣት ይሰፋሉ ይገጣጥማሉ እኔ ግን አችንም ብዙ ጊዜ ሹራብ የማሰፋው የሚሰፉ ዲዛይነሮች ጋር በመውሰድ ነው።

አላውቅም ዶቄ በዶቄ መፍጨት ታውቃለህ? አላውቅም ዶቄ የሚለው አማርኛም ለኔ አዲስ ነው። ምናልባት የሚያውቁ ካሉ ጠይቄ ለመረዳት ለማወቅ እሞክራለሁኝ። በዶቄ መፍጨት ማለት በእኛ ሀገር በድንጋይ ወፍጮ ነው

ዝናባማ እንዲሁም ደነባ ያንዣበበበት ዝናብ ዳመና ያንዣበበበት አየር ይታያል ቀዝቃዛ ነው። ፀሀይም አስራ ሁለት ሰዓት እስከ ቀኑ አምስት ሰዓት ድረስ ፀሀያማ የአየር ንብረት ነበረው። አሁን ላይ ግን ፀሀይ ነው። ፀሀይ

መቶ ሜትር ርቀት በጣም ቅርብ ነው የስራው ቦታዬና የኔ በቃ ወጣ ብዬ እገባለሁኝ፤ አንዳንድ ጊዜ ግን ራቅ ብዬ ቤተሰቦቼ ጋር የምኖር ከሆነ ሶስት ኪሎ ሜትር ርቀት አለው በዚህን ጊዜ ታክሲ ወይም ደግሞ መጓጓዣ አጠቀማለሁ።

እጅ መጨባበጥ እወዳለሁ ግን ከምወዳቸው ሰዎች ጋር ከሆነ ነው እንጂ ከሁሉም ሰዎች ጋር አይደለም የምጨባበጠው። ሰው እመርጣለሁ ከቤተሰቦቼ ጋር ከቅርብ ጓደኞቼ ጋር እና ከዘመዶቼ ጋር ከሆነ እጨባበጣለሁ ከዛ ውጪ ከሆነ ግን አልጨባበጥም። ከቤተሰቦቼ ጋር

ቀዝቃዛ የአየር ሁኔታ እወዳለሁ። ምክንያቱም በጣም ካልበዛና የሚቀዛቀዝ ካልሆነ ለሰውነት ተስማሚም ስለሆነ ለጤንነትም ተስማሚ ስለሆነ ቀዝቃዛ የአየር ሁኔታ እወዳለሁ። ምርጫዬ ነው ማለት ነው። ብዙ ጊዜ የአየር ሁኔታ ቀዝቃዛ

በመታጠቢያ ቤት ውስጥ አልዘምርም በመታጠቢያ ቤት ውስጥ ከመዝሙር ይልቅ ዘፈኖችን አንጎራጉራለሁ እዘፍናለሁ። ምክንያቱ ደግሞ በመታጠቢያ ቤት ውስጥ መዝሙር በእኛ ሃይማኖት አይፈቀድም ማለት ነው። ከተቻለ ያው ሙዚቃ ከፍቶ ማዳመጥ ሊሆን ይችላል።

ኮፍያ አላደርግም። ይመልጣል ፀጉር ይመልጣል ስለሚባል እኔ ደግሞ ፀጉር ስላለኝ ኮፍያ አላደርግም። ኮፍያ አልወድም ሲጀመርም አልወድምም አላደርግምም አላረግምም። የሚያደርጉ ቤተሰቦች እህቶች ወንድሞች እና ሌሎች ማህበረሰቦች ግን አሉ ኮፍያ ምርጥ ነው ከፀሀይ ይከላከላል

እስካሁን በሽያጭ ስራ ላይ ስላልተሰማረው ምንም አይነት ገቢ የለኝም። በሽያጭ ስራ ላይ ወደፊት ግን ብሰማራ ደስ ይለኛል ምክንያቱም ንግድ በጣም አለምን የሚያንቀሳቅስና ትልቅ ካፒታል ያለበት ቦታ ስለሆነ። የሽያጭ ግብ ላወጣ እችላለሁ። ወደፊት እስካሁን የለኝም

እችላለሁ ማስታረቅ እንዲግባቡ ማድረግ እ ችግሮች ከመፈጠራቸው በፊት እ ቅሬታ ካለ እነሱም መፍታት ያስደስተኛል። ከዚህ ካለፈ ደግሞ ከሀገር ሽማግሌዎች ጋር እና ከህግ አካላት ጋር በመሆን ግጭቶችን ማስተካከል እና መፍታት እንዲሁም ደግሞ ለሚመለከተው አካል ማቅረብ። ስራዬን

የቅጥር ሂደት ሁለት ሺህ አስራ አራት ላይ ዩኒቨርሲቲ ከተመረኩ በኋላ በጤና። መረጃ ቴክኒሻን ሁለት ሺህ አስራ አራት ላይ እንደመጣው ጳጉሜ ሶስት ሁለት ሺህ አስራ አምስት ሊገባ ሲል ማለት ነው ተቀጥሬ እስካሁን ድረስ በስራ ላይ እገኛለሁ ማለት ነው። ስራ በጣም ቆንጆ ነው መቀጠር ያን ያህል አትራፊ ባይሆንም

መስከረምን እወዳለሁ ምክንያቱም በኢትዮጵያውያን አቆጣጠር መስከረም አዲስ አመት የአሮጌው አመት ተሸኝቶ አዲስ አመት የምንቀበልበት ወር ስለሆነ አበቦች ፈንድተው እጽዋቶች አለምልመው። ፀሀይዋ ክረምቱ አልቆ ጸደይ የምትፈካበት ስለሆነ።

አሁን ራሱ ይሄንን ድምጽ እየቀዳሁ ያለሁት በዋይፋይ ነው። ዋይፋይ እጠቀማለሁ ኢንተርኔት ገመድ አልባ የኢንተርኔት አገልግሎት ነው። በጣም ይመቸኛል ምክንያቱም እየተንቀሳቀስኩ በማንኛውም ቦታ ሆኜ ስለሚሰራልኝ ዋይ ፋይ እጠቀማለሁ። ሀገራችንም በኢንተርኔት የበለፀገች ነች።

እጸልያለሁ። በወክ አደርጋለሁ ብቻዬን እራመዳለሁኝ በአትክልት ቦታዎች ትቀመጣለህ። ጸሎት ወደ ፈጣሪ ወደ እግዚአብሔር አደርጋለሁ። ሚካኤልን ቅዱስ ገብርኤልን። ማርያምን ጊዮርጊስንም አማጸናቸዋለሁ መላእክት እንዲያግዙኝ እንደረዱኝ አደርጋለሁ።

ከጎረቤቶቼ ጋር ጥሩ ማህበራዊ የሆነ ግንኙነት አለኝ እነሱ ይወዱኛል እኔም እወዳቸዋለሁ። በብዙ ነገር እንገናኛለን ለምሳሌ ቡና አብረን እንጠጣለን ምግብ አብረን እንበላለን። ትልልቅ የኢትዮጵያ በዓላት ሲሆንም ደግሞ ከጎረቤቶቻችን ጋር አብረን

ቤተሰቦቼ በጣም ጎበዞችና አስተዋይ የኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ ሲሆኑ እናቴ በእምነቷ በጣም ጠንካራ ናት። ቤት ውስጥ ደግሞ እኔና አንድ ወንድሜ አለን እሱም በጣም ጠንካራና የቤተክርስቲያን አገልጋይ ነው። እኔም ወጣትና አገልጋይ ነኝ

የአመራርነት ሚና የለኝም አመራር መሆን አልወድም። ሰልፍ ማነው ራሱ ዳር የሚባል አይነት ሰው ነኝ። ግችቶችን መፍታት ብችልም ግን የአመራርነት ጥበብ የታደልኩ ሰው አይነት አይደለሁም። የአመራርም

ደብዳቤ መጻፍ በጣም እወዳለሁ። ከታች ክፍል ጀምሮ አንዴ የምወዳት ልጅ ነበረችና በሷ በየቀኑ አንዳንድ ደብዳቤ ጽፍላት ነበረ። ስለዚህ ከታች ክላስ ጀመረኝ እንደዚህ አይነት ባህሪ ስላለኝ አሁንም የመጽሐፍ ፍላጎቱ አለብኝ። እጽፋለሁ በጣም ደስ ይላል። በእጅ ስሜትን ወረቀት ላይ

ቅርጫት የለኝም። ቅርጫት ወደ ጎጃም ክፍለ ሀገር የሚገኝ አርሶ አደሮች የሚጠቀሙበት። ሽንኩርት አትክልት እንዲሁም ሌላ የአትክልት ዝርያዎችን የሚያስቀምጡበት ሲሆን ቅርጫት ብዙ ዘርፈ ብዙ ጥቅም አለው

ጠዋት ተነስቼ አስራ ሁለት ሰዓት ላይ ትንሽ ስፖርት ከሰራው በኋላ አስራ ሁለት ሰዓት ተኩል ላይ ደግሞ ቁርስ አዘጋጃለሁኝ። ከዛ ጸሎት ካደረስኩ በኋላ ምግቤን በልቼ ወደ ስራ በእግሬ አንዳንድ ጊዜ እሄዳለሁ አንዳንድ ጊዜ ደግሞ በታክሲ እሄዳለሁ ማለት ነው። ጥሩ ነው እንደዛ ነው የማደርገው

ወደ ሱቅ ከመሄዴ በፊት ዝርዝር አልጽፈም ምክንያቱም የምገዛቸው እቃዎች በጣም ትንንሽ ስለሆኑ ያን ያክል የሚያስጨንቀኝ ነገር ስላልሆነ በአእምሮዬ ነው። ሁሉን ነገር የምይዘው ከሄድኩ በኋላ አንድ በአንድ እያስታወስኩ ከምፈልገው ቦታ በመግዛት ወደ ቤቴ እመለሳለሁ ማለት ነው። አንዳንድ ጊዜ ግን ንግድ ቦታ ለቤት የማመጣው ነገር ካለ ግን ሪከርድ